የሙዚቃ መሳሪያ ትጫወታለህ መጫወት ትችላለህ ወይ ነው የሚለው? የሙዚቃ መሳሪያ መጫወት ትችላለህ አዎ። ብዙም ያው ሙዚቃ መሳሪያ መጫወቱ ባልችልም ግን ባህላዊ የሆነ ለምሳሌ ከበሮ እና ክራር መጫወት እችላለሁኝ። እና ደግሞ በተጨማሪ ምንድነው በገና በገና መጫወት እችላለሁኝ። በገና እንዴት ነው መጫወቱ የምችለው በጣም ከምወደው የሙዚቃ መሳሪያ በገና ነው። እና ከበሮና በገና ክራር መጫወት እችላለሁኝ ወይ ማለት ነው። ሌላ በተጨማሪ ክራር ክራር ብዙ ጊዜ የመጫወት እድሉን አጋጥሞኝ አያውቅም። ግን ብዙም ለመጫወት ስለማይከብድ ክራር ያው እሞካክራለሁኝ። እና ሌላ ምንድነው በዚህ በሙዚቃ መሳሪያ ዙሪያ ከሀገራችን ካሉ የባህላዊ የሙዚቃ መሳወሪያዎች ውስጥ ከበሮ በጣም ደስ ይለኛል። ከበሮ ምንድነው በጣም የማንነቃቃት እንደውም በገና ብዙ ጊዜ ለምንድነው ተመስጦ እንትን ለማለትና በጣም ዲሲፕሊን ይፈልጋል። በገና ለመጫወት ከበሮ ግን በጣም ደስ የሚልና በጣም አነቃቂ የሆነ ለብዙ ነገር የምንጠቀምበት ስለሆነ። ከበሮ በጣም ደስ የሚል ከሀገራችን የባህላዊ ሙዚቃዎች ውስጥ እኔ መጫወት ከምችለው ውስጥ አንዱ ነው ማለት ነው። ሌላ በተጨማሪ እንግዲህ በሙዚቃ መሳሪያ ዙራ ብዙ ባህላዊና ዘመናዊ የሙዚቃ መሳሪያዎች አሉ። በጣም ብዙ ሰው እንደውም ይሄ እንትን መሰንቆን እምቢልታ የተለያዩ በጣም ብዙ ሀገራችን ላይ ባህላዊ የሙዚቃ መሳሪያዎች አሉ። እንግዲህ እኔ ሶስቱን ጠቅሻለሁኝ ክራር ከበሮ እና በገናን እንግዲህ እሞካክራለሁኝ

ስራ በጠዋት ትሄዳለሁ ወይ ነው የምለው? ስራ በሌሊት ነው የሚሄደው ጀስት አስራ ሁለት ሰዓት። እሄዳለሁኝ እነሳለሁኝ አስራ ሁለት ሰዓት ተነስቼ ስራዎቼን የቤት ስራዎቼን ጥንቅቅ አድርጌ ሰርቼ ስጨርስ ወደ ስራ እሄዳለሁ። አንድ ሰዓት ከአርባ አምስት ሲል ትክክለኛው የስራ ሰዓት የሚጀመረው ሁለት ሰዓት ነው። ግን እኔ ቀድሜ አንድ ሰዓት ከአርባ ከአርባ አምስት ሲል ስራ ቦታዬ ላይ እገኛለሁኝ። ከዛም ለስራ የሚያስፈልጉን ነገሮችን አመቻችቼ ከጨረስኩ በኋላ ወደ ስራ እገባለሁኝ ማለት ነው። እና ስራ በጠዋት መሄድ ምንድነው ጥቅሙ? አንደኛ አረፈድን ማለት ቀናችንን ሙሉውን አበላሸን ማለት ነው። ለምሳሌ ጠዋት ከስራ አርፍዶ መግባት ቀኑን ሙሉ በዛ በታወከ አይምሮ ወደዚህ ወደዛ ሲሉ እንዳለ የውሏችንን በሙሉ ይበላሽብናል ማለት ነው። ግን በጊዜ ቀድመን ከተገኘን ምንም እንኳን የተለያዩ ችግሮች ቢያጋጥሙን እንኳን ያንን እነዛን ችግሮች መፍታት እንችላለን ማለት ነው። ሌላው ምንድነው? በጠዋት መነሳት በራሱ አእምሮአችን እንዲነቃቃ ያደርጋል አንዳንድ ጊዜ አርፍደን ስንነሳ በዛው አእምሮአችን እንትን የሚለው ነገር አለ ግን በጠዋት የምንነሳ ከሆነ አእምሮአችን በራሱ ንቁ ሆኖ እንዲውሉ ያደርግልናል ማለት ነው። ስለዚህ ጠዋት መነሳት በጣም ደስ ይለኛል። ሌላው ተጨማሪ ምንድነው? ስራችንን አጠናቀን እንድንሄድ ያደርገናል ተጨማሪ ስራዎች ቤት ላይ መሰራት ያለባቸው ስራዎች ካሉ ለምሳሌ ቤት ማጽዳት ሊሆን ይችላል። የተለያዩ ምግቦችን ማብሰል ሊሆን ይችላል የቁርስ የምሳ ምግቦችን ማብሰል ሊሆን ይችላል ስለዚህ በጣም ብዙ ስራዎች አሉ። ጠዋት ራስ ማጽዳት ሻወር መውሰድ የተለያዩ በጣም ብዙ ስራዎች አሉና። አስራ ሁለት ሰዓት ራሱ በቂ አይደለም። ያው አንዳንዴ ከምሽት ጋር በተያያዘ እንትን ሊል ይችላል እንጂ አስራ ሁለት ሰዓት መነሳት ራሱ ከዛ ቀደም ብለን ተነስተን አስራ አንድ ሰዓት ምናምን ተነስተን ስፖርት ምን ምን ተጨምሮበት በደንቡ ራሳችንን አዘጋጅተን ብንሄድ በጣም የተሻለ ነው። የሚሆነው ለ ለቀን ውሏችን ማለት ነው። ከዚህ አሁን እንግዲህ ከጠዋት መነሳት ጋራ ደግሞ ማታ በጊዜ የመተኛት ራሱ ለጠዋት መነሳታችን በጣም ወሳኝነት አለው። ምክንያቱም መተኛት ያለብንን አክል ተኝተን እንቅልፋችንን ጨርሰን ስንነሳ ነቃ ብለን ማታ የምንተኛበት ሰዓታችን ወሳኝነት ይኖረዋል። ስለዚህ ከስራዬ በጊዜ ነው የምገባው ማለት ነው።